ሳህኖችን ማጠብ ትወዳለህ ለሚለው ጥያቄ ሳህኖቼን በርግጥ ማጠብ እወዳለሁ። ምን ጊዜም ምግብ ከበላሁ በኋላ በሳህኖቼን አጥቤ አጽድቼ ነው የማስቀምጠው ማለት ነው። ድጋሚ ለመጠቀም ያን ያህል አያስቸግርም ማለት ነው። ስለዚህ ሳህኖቼን በአግባቡ አጥቤ አስቀምጣለሁ ማለት ነው።

ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው ጥያቄ ማለትም ብዙ በብዙ አጋጣሚ። ቤተሰብ እርስ በርስ ሊገናኝ ይችላል ሊሰባሰብ ይችላል ያ ማለት በተለይ በበዓላት ሊሆን ይችላሉ። ቤተሰባዊ በሆኑ ፕሮግራሞችን እና ዝግጅቶች ሊሆኑ ይችላሉ እና ቤተሰብ በብዙ አይነት አጋጣሚ ሊሰባሰብ ይችላል ማለት ነው

ይቅርታ መጠየቅ ቀላል ነው ወይ ለሚለው ጥያቄ ይቅርታ መጠየቅ እንደ ሰው ሊለያይ ይችላል እንደ ስህተቱም አይነት ሊለያይ ይችላል። ነገር ግን ይቅርታ መጠየቅ መልካም እና በጎ የሚባል ተግባር ስለሆነ ይቅርታ መጠየቅ። ለሰው ልጅ ቀላል መሆን አለበት ለኔ ግን ያው ይቅርታ መጠየቅ ቀላል ነው ከጥቅሙ አኳያ ማለት ነው።

የድርጅቶችን ዝግጅቶችን ትሳተፋለህ ወይ ለሚለው ጥያቄ? አዎ ለየድርጅቶች የተለያዩ ድርጅቶች ማለትም ከእኛ የስራ ዘርፍ ጋር ቁርኝነት ያላቸው የተለያዩ ድርጅቶች በሚኖራቸው የተለያየ ዝግጅቶችና መረጃ ልውጦች እነዛ ፕሮግራሞች ላይ የተሳትፎ አደርጋለሁ ማለት ነው።

በቤትህ ልዩ የሆነ መቀመጫ አለ ወይ ለሚለው ጥያቄ። ማለት እኔ የምቀመጠው ያው ምቹ የሆነ ቦታ ለስራ ምቹ የሆነ ቦታ ነው። እና ያ ቦታ ደግሞ ብዙ ጊዜ አዘውትር የምትጠቀመው ቦታ ስለሆነ ያው ልዩ መቀመጫ ማለት ይቻላል ማለት ነው።

ቀርካሃ በአካባቢያችን ምን ማለት በአካባቢያችን የሚገኝም ተክል ነው። እንዲሁም ደግሞ ትንሽ ራቅ ብሎ ደግሞ በብዛት የሚመረትበት ሁኔታ ነው ያለው። እና ቀርካሃ ለተለያየ አገልግሎት ስለሚውል እንዲሁም ደግሞ አርሶ አደሮችም ቀርካሃ ምርት ምርቶችን በብዛት ያመርታሉ ማለት ነው

የድርጅቱን ባህል ትወዳለህ? ወይ ለሚለው ጥያቄ ያው የድርጅቱን ባህል ያው በደንብ መውደድም ብቻ ሳይሆን አብሬ እየኖርኩበት ያለው የስራ ስርዓት ስለሆነ ግዴታ ነው። የድርጅቱን ባህሪ እወዳለሁ። እና ካለ ይሄን ያለ ማለት ወጣ ያለም ለየት ያለም ባህሪ ወይም ደግሞ የባህልም የለውም ግን ለስራ አስፈላጊ የሆኑ አግባብ የሆኑ ስርዓቶችን ከመጠበቅ አኳያ የድርጅቱን ባህል ወድጄ ነው የምሰራው ማለት ነው። ስለዚህ የድርጅቱን ባህል እወዳለሁ ማለት ነው።

የትውልድ ከተማ የት ነው? ለሚለው ጥያቄ ያው- የትውልድ ከተማዬ ያው ኢትዮጵያ ሀገር ሆኖ በምስራቅ ክልል አካባቢ የሚገኝ ቦታ ወይም ስፍራ ነው። እና ያ ቦታ የኔ የትውልድ ከተማ ነው ማለት ነው።

ልብስ በእጅ ታጥባለህ ወይ ለሚለው ጥያቄ? አዎ ብዙ ጊዜ አሁን እኛ ሀገር። የተለመደውም ልብስን በእጅ ማጠብ ነው ነገር ግን በልብስ በማሽን የሚታጠብባቸውም ጊዜያቶች አሉ። ነገር ግን የማይበላሽ ከሆነ በእጄ የማጠብ ልምድ ነው። ብዙ ጊዜ የሚኖረው ማለት ነው። ስለዚህ ልብስ በእጄ ነው የማጥበው ማለት ነው።

ስልጠና ትወስዳለህ ለሚለው ጥያቄ ያው ብዙ ጊዜ እንደአስፈላጊነቱ የተለያየ ስልጠናዎችን ልወስደው እችላለሁ። ምክንያቱም በተለያየ የሙያ መስክ ውስጥ ሊያስፈልጉ የሚችሉ መሰረታዊ የሚባሉ እውቀቶችን በስልጠና ውስጥ ስለሆነ የምናገኛቸው። ስልጠና ልወስድ እችላለሁ ማለት ነው።

ምን አይነት ሳሙና ትጠቀማለህ ለሚለው ጥያቄ? የተለያየ አይነት ሳሙና ልትጠቀም እችላለሁ ምክንያቱም ሳሙናዎች ሁሉ ተመሳሳይ አይደሉም የተለያየ የተሰሩበትም የተለያየ ምክንያት ስለሚኖራቸው ብዙ ጊዜ። ለምሳሌ ለእቃ የምንጠቀመው የሳሙና አይነት ሌላ ነው ለልብስ የምንጠቀምበት የሳሙና አይነት ሌላ ነው። ለገላ የምንጠቀምበት የሳሙና አይነት ሌላ ነው ማለት ነው።

የስራ ግምገማ ይደረግልሀል ወይ ለሚባለው አዎ ብዙ ጊዜ የተለያዩ የስራ ግምገማዎች ይደረጋሉ። ያ ማለት ጥሩ የተሰሩ ስራዎችንም የሚታዩበት እንዲሁም ደግሞ የታዩ ድክመቶች ደግሞ የሚስተካከሉበት ግምገማ ያስፈልጋል። እና በየትኛውም ጊዜ እንደዚህ አይነት ልምዶች መዳበር አለባቸው ብዬ አስባለሁ። እና የስራ ግምገማ ደግሞ ይደረጋል ማለት ነው። በእኛ የስራ ዘርፍም ማለት ነው።

መሬት ላይ መቀመጥ ይመችሃል ወይ ለሚለው ጥያቄ? በርግጥ መሬት ላይ መቀመጥ ለማለትም ምቾት ይኖረዋል። ያ ማለት እንደ አየር ሁኔታ ማለት ነው። ቅዝቃዜ በሚያስፈልግበት ማነው ቀዝቃዛ በሚሆንበት ጊዜ አየሩ ሞቃት በሚሆንበት ጊዜ አየሩ። መሬት ላይ ማለትም ለቅዝቃዜው ሲባል መሬት ላይ ልንቀመጥ እንችላለን ማለት ነው

የስራ ልብስ ትለብሳለህ ወይ ለሚለው ጥያቄ? አዎ የስራ ልብስ እለብሳለሁ። ምክንያቱም ብዙ ጊዜ ለስራ አመቺ እንዲሆን ቀለል ያሉ ልብሶችን ያን ያህል የማይከብዱ ማያጨናንቁ ልብሶችን ልለብስ እችላለሁ። ምክንያቱም ከስራ ጋ አመቺ የሆነ እንቅስቃሴ ለማከናወን ማለት ነው።

ምን አይነት ጫማ ትወዳለህ? ለሚለው ጥያቄ፣ ያው ብዙ ጊዜ እንደ አየሩ ሁኔታ ነው ልጫማ የምችለው ማለት ነው። ምክንያቱም ቀዝቃዛማ የሆነ አየር ላይ ቡትስን ልጠቀም እችላለሁ። ሙቀትን ሊያመጣ የሚችል ሙቀትን ሊሰጥ የሚችል የጫማ አይነት ልጠቀም እችላለሁ። ሙቀት ሞቀታማ የሆነ አየር ላይ ደግሞ እንደ ሰንደል ያሉ ጫማዎች ቀለል ያሉና ክፍት የሆኑ ጫማዎችን ልጠቀም እችላለሁ ማለት ነው።

በአከባቢው ድልድይ አለ ወይ? ለሚለው ጥያቄ በአከባቢያችን የተለያየ ያው በጣም ቅርብ አቅራቢያ ባይሆንም ትንሽ ራቅ ብሎ የተለያዩ ድልድዮች አሉ በግዝፈታቸውም ማለት ነው። እና አሉ ድልድዮች አሉ ከአንድ አንድ ሁለት ሶስት የሚሆኑ ድልድዮች አሉ በከተማችን ውስጥ ማለት ነው።

ለሌሎች ማስተማር ትችላለህ ወይ ለሚለው ጥያቄ? አዎ ማለት ማውቀውን እ በማውቀው ደረጃ ለሌላው በበቂ ሁኔታ እን እን ግልጽ እንዲሆን አድርጌ ለማስረዳት እና ለማሳወቅ የራሴን ጥረት አደርጋለሁ ማለት ነው። እና ሌሎችን ለማሳወቅ የራሴ ጥረት ይኖረኛል የራሴ ጥረት አደርጋለሁ። እና ሌሎችንም ማስተማር ባለኝ አቅም እችላለሁ ማለት ነው።

ስለ ልጅነትህ የመኖሪያ ቤትህ ንገረኝ ያ ማለት? በልጅነቴ ያው የመኖሪያ ቤቴ አሁን እያለሁበት እንዲሁም ደሞ ልጅም ሆኜ ያለሁበት ቦታ እና አሁንም ያለሁበት ቦታ ተመሳሳይ ስለሆነ ብዙ ጊዜ ያን ያህል ልዩነት የለውም። ግን ያው የልጅነት መኖሪያ ያን ያህል ለየት ባለ ሁኔታ የሚገለጽ ሁኔታ አይደለም ማለት ነው

ምግብህን ለሌሎች ማካፈል ትወዳለህ ወይ? ለሚለው አዎ እርግጥ ነው። ለምግብን ማለትም ለኔ በበቂ ሁኔታ ካለ ሌላው ለተቸገረው ደግሞ መብላት ለማይችለው ለተራበው ደግሞ በበቂ ሁኔታ እ እንዲደርሳቸው በተቻለኝ መጠን ጥረት አደርጋለሁ ማለት ነው። እና ሌላው ምግብን ማካፈልም አውቃለሁ ለም እ ልምዱ አለኝ ማለት ነው

የቤት እንስሳ አለ ወይ ለሚለው ጥያቄ? የቤት እንስሳ ነበሩኝ አሁንም ያው በተወሰነ መልኩ። ድመቶች አሉ ግን በፊት ውሻም ድመትም ነበረ እና። ከቤት እንስሶች ውስጥ በዋነኝነት ያው እኔ ለማሳደግም ተመራጭ ማድረግ የነበረው ውሻ ነው። ግን ድመቶችም አሉ።